በተለየ የምወደው የቀኑ ሰዓት የለኝም። ሁሉንም የቀኑ ሰአቶች እወዳለሁ። በሁሉም ሰዓት ማድረግ የሚገባኝን እና የሚጠበቅብኝን ለማድረግ እተጋለሁ። እንጂ በተለየ የምወደው የቀኑ ሰዓት ወይም ደግሞ የምጠላው የቀኑ ሰዓት የለኝም። ሁሉንም የቀኑ ሰአቶች በአግባቡ ለመጠቀም የሚያስችል አቅም መገንባት አለብኝ ብዬ አምናለሁ። ስለዚህ ሁሉንም የቀኑ ሰአቶች በአግባቡ ለመጠቀም ደግሞ ምን ያስፈልጋል እቅድ ያስፈልጋል። ማቀድ ያስፈልጋል። ኢቭን የቀኑ ሰአቶች ብቻ ሳይሆን የሌሊቱንም ሰአቶች እንዲሁ እርግጥ የሌሊቱን ሰአቶች ያው በእንቅልፍ ማሳለፍ ቢኖርም ነገር ግን የዊኬንድ ምንድነው? የሳምንቱን መጨረሻ ቀኖች ሰአቶች እንኳን ሳይቀር በሚገባ ለማሳለፍ ነው የምፈልገው በሚገባ ለመጠቀም ነው የምፈልገው። እና የትኛውን የቀኑን ሰዓት ትወዳለህ ለሚለው? እኔ ሁሉንም የቀኑ ሰአቶች ነው የምወደው። በነገራችን ላይ እና እነዚህን የቀኑ ሰአቶች መጠቀሜ እና መውደዴ መፈለጌ ለኔ ጥቅም ነው። እና ምን አይነት ጥቅም ይሰጥሃል? ብባል እሰራበታለሁ እማርበታለሁ አነብበታለሁ እጸልይበታለሁ። ደግሞ ልጆቼን እመክርበታለሁ አስጠናበታለሁ ልጆቼን ወደ ትምህርት ቤት በማለዳ አደርስበታለሁ። ከ ትምህርት ቤት ደግሞ ከሰአት በኋላ ወይም ደግሞ ሰዓት ሲደርስ እመልስበታለሁ። እና ሁሉንም የቀኑ ሰአቶች በአግባቡ ለመጠቀም ነው የኔ ፍላጎት የኔ ሀሳብ ሁሉንም የቀኑን ሰአቶች እወዳቸዋለሁ። የማለዳው ለምሳሌ የማለዳው የጧት የምንለው ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ ረፋዱ ሶስት ሰዓት ድረስ ያለው ለምሳሌ በጣም ምርጥ ሰዓት ነው። ለኔ ልጆቼን ወደ ትምህርት ቤት ለመሸኘት በቤት ውስጥ ያሉ ስራዎችን ለመስራት እንደገና ደግሞ እያንዳንዱን ነገር በምብጧት ተነስቶ ወክ ለማድረግ እንደገና ደግሞ በጠዋት የቤት ስራዎችን የተለመዱ የቤት ስራዎችን እነሱን ለመስራት ቤት ለማጽዳት መታጠቢያ ቤት ለመሄድ ጥርስ ለመቦረሽ እንደገና ደግሞ ልጆቼን ለትምህርት ቤት ለማዘጋጀት አንዳንድ ጊዜ ደግሞ ምግብ ለማዘጋጀት ስፖርት ለመስራት እንደገና ደግሞ የእግዚአብሔርን ቃል ለማንበብ ለመጸለይ በተለያየ መንገድ እጠቀምበታለሁ። ከጠዋቱ ሶስት ሰዓት በኋላ ያለውን ደግሞ ከረፋዱ ሶስት ሰዓት እስከ ቀኑ ስድስት ሰዓት ደግሞ ያለውን በአብዛኛው ቁጭ ብዬ እንደዚህ ስራ ፍሪላንሲንግ ወይም ደግሞ በቤቴ ቁጭ ብዬ የርቀት በርቀት የሚሰሩ ስራዎችን ወይም በቤቱ ውስጥ በመቀመጥ የሚሰሩ ስራዎችን መደበኛ ስራዎችን ገቢ ማስገኛ ስራዎችን የምሰራበት ጊዜ ስለሆነ እሱንም በጣም እወደዋለሁ። እና በዛ የተነሳ በዛ ተጠቅሜ የተለያዩ ስራዎችን እንደዚህ አይነት ስራዎችን ገቢ የሚያስገኙ ስራዎችን እሰራበታለሁ። ልክ ከስድስት ሰዓት ደግሞ እስከ ስምንት ሰዓት ያለውን ጊዜ የናፕ ወይም አጭር የእንቅልፍ ጊዜ የምወስድበት ጊዜ ነው። አጭር እንቅልፍ ጊዜ አደርጋለሁ። ቀጥሎ ደግሞ እንትን ምንድነው? ምሳ እበላበታለሁ ቡና እጠጣበታለሁ አርፍበታለሁ ከቀኑ ስምንት ሰዓት ጀምሮ ደግሞ እስከ አስራ አንድ ሰዓት ያለው ልክ እንደ መደበኛ የስራ ጊዜ የምሰራበት ጊዜ ነው። በአብዛኛው በመሃል የልጆቼን ትምህርት ልጆቼን ከትምህርት ቤት ማምጣት ከዛ በኋላ እነሱ ልብስ ቀይረው መክሰስ በልተው እረፍት እንዲያደርጉ ማድረግ ያ እንደተጠበቀ ሆኖ እንደ ቤተሰብ ተጋግዘን የምንሰራው ቢሆንም በእነዚህ ሰአቶች መካከል በአብዛኛው መደበኛ ስራ የምሰራበት ነው። ከምችቱ አስራ አንድ ሰዓት በኋላ ደግሞ እስከ